እሺ እኔ የምወደው ያ ብዙ ፊልሞች በጣም ያስደስቱኛል በጣም የምወደው ፊልም ግን እኔ የአሜሪካ ፊልም ነው ማለት ነው። እና የቱርክ ፊልሞች በጣም የምወደው በተለይ ከአሜሪካ ፊልሞች ደግሞ በጣም የሚመቸኝ መርሊ የሚለውና። አሉ አንዳንድ በጣም ቆንጆ ቆንጆ ርእሳቸውን ረሳሁት። እና ደስ ይሉኛል እነሱ ከቱርክ ደግሞ እስማምቢ ምናምን በጣም ነው የምወዳቸው ማለት ነው

አዎ ጺም አቆያለሁ እኔ ጺምን ተቆርጬ አላውቅም እስካሁን በጣም ትልቅ ነው ማለት ነው። እና ጺም ያው እንደ ሃይማኖት ማሳደግ ጥሩ ነው። ብዬ ስለማስብ። ጺሜን አሳድጋለሁኝ እና እንካባከበዋለሁኝ ሁሉ ግዜም ያው ንጽህናውን እጠብቃለሁኝ። እና ጺሜን አቆየዋለሁ ብዙ ጊዜ።

አዎ ዳቦ ማብሰል እችላለሁ። ዳቦ ያው ብተለዩ መንገዳቶች ይበስላሉ። እንደኛ ሀገር ማለት ነው እና ያው እኔ በፓትራ ዳቦ መጋገር እችላለሁ። ዳቦ ያው ሊጡን ካቦካሁኝ በኋላ ፀሀይ ላይ አድርጌው ኮፍ ካለልኝ በኋላ ፓትራ ውስጥ አስገባውና ከሁለት ሰዓት በኋላ አወጣዋለሁ ማለት ነው። ቆንጆ ዳቦ ይሆናል እና ዳቦ ማብሰል እችላለው። እና ደስም ይለኛል ዳቦ ማብሰል ማለት ነው

አዎ በስራ ቦታ ጓደኞች አሉኝ። እንደውም ብዙ ጓደኞች ናቸው ያሉኝ በስራ ቦታዬ ላይ። እና ሁላችሁም ጥሩ ስነ ምግባር አላቸው። አንዱ አንዱን ያግዛል አንዱ ምግብ ዛሬ ከገዛ አንዱ ነገ ይገዛል። እና ሁላችንም እንተጋገዛለን ማለት ነው። ባለን ነገር